አዎ ሌሎችን መርዳት እወዳለሁ። ምክንያቱም መርዳት ማለት ለራስ መስጠት ማለት ነው። ስትረዳ እርካታን ታገኛለህ። ከፈጣሪም ደግሞ ብዙ ነገር ታገኛለህ በረከቶችን ታገኛለህ ማለት ነው። የምትረዳው ሰው ምን አይነት ሰው ነው የሚለውን ነገር ለይተህ ማወቅ አለብህ። ለምሳሌ አጭበርባሪወች አሉ። እንደገና ደግሞ ትክክለኛ ተቸግረው የሚለምኑም አሉ። ከነዛም የትኛው ነው ትክክለኛ መርዳት ያለብኝ የሚለውን ነገር ለይቶ ማወቅ። አስቸጋሪ ሊሆን ይችላል። እንጂ መርዳት ማለት ለራስ እንደመስጠት ማለት ነው። ዞሮ ስረዳ በቀኝ እጅ ያወጣሁትን በግራ እጄ መልሼ አገኛለሁ። የረዳሁት ሰው ደግሞ ከዛ ከዛኛው ሰው ምንም መጠበቅ አያስፈልግም ማለት ነው። ለምን? ከረዳ በትክክለኛው መንገድ መርዳት ነው። ከዛ ሰው ከረዳኸው ሰው መልሶ ያአጸፋ ምላሽ መጠበቅ አስፈላጊ አይደለም። ስለዚህ መርዳትን እወዳለሁ ማለት ነው።